ማታ ከስራ ስገባ ብዙ ጊዜ ታጠባለሁ እጄን እግሬን ታጠባለሁ። እንዲሁም ገብቼ ልብሴን እቀይራለሁ። ልብሴን ከቀየርኩ በኋላ ልጄ እይዛለሁ ልጅ እኔ ጋር ከሆነ ልጅን እኔ እሸከማለሁ ህፃን ስለሆነ አብረው አጫውተዋለሁ። እንዲሁም ቲቪ አያለሁ እሱ ተኝቶ በሆነ ቁጭ ብዬ ቲቪ አያለሁ። ስራውን ሲኖር ደግሞ ባለቤቴ ስራ ሲበዛበት ከስራው በኋላ አግዛታለሁ። ወጥ መስራት ሊሆን ይችላል። እቃ በማጣብ ሊሆን ይችላል። አንዳንድ ነገሮችን ስራ አግዛታለሁ። ስለዚህ ማታ ይሄንን ነው የምሰራው።

ከወቅቶች ሁሉ በጣም እምወደው ጸደይ ነው። ጸደይ ማለት እንግዲህ ከረምት ዝናብ ጭቃ ወርጭ ብርድ ይሄን ሁሉ ተቋቋመን የምናልፍበት ጸዳይ በጣም ይመቸኛል። እሱ ወቅት ምክንያቱም ዝናብ ይቆማል አበባዎች ያበባሉ። መሬቱ ለም ነው አረንጓዴ ነው ሳሩ ቅጠሉ ሁሉ በሚያምር ነው። ንጹህ አየር አለ ብርድም ይቀንሳል። ፀሀይም ደግሞ መውጣት ይጀምራል። ያ ያ ስላለ የፀደይ ወቅት በጣም ይመቸኛል ከአራቱ

ማስታወሰው መምህር አለ እሱም መምህር በወንዳ የሚባል የስፖርት አስተማሪ ነው። በጣም ሀይለኛ ነው። ይገርፈናል። ይጮሃል በቃ ድምፁም ሰውነቱም አስፈሪ ነው። እሱን እንፈራዋለን በጊዜ ይመጣል በጊዜ እንገባለን። እሱ ስለሚቆጣ ሰዓት እናከብራለን። ያ ያ ሁሉ ትዝታ። ኤለመንተሪ ላይ ዝቅተኛ የመጀመሪያ ደረጃ ትምህርት ቤት ውስጥ። በደንብ ማስታውሰው መምህር ነው ይሄኛው ጥሩ መምህር ነው። በደንብ አይረሳም ማንም አይረሳውም በቃ ታዋቂ ነው። በጣም ሀይለኛ አስተማሪ ስለሆነ ትዝ ይለኛል።

ብዙ ቦታ ተጉዤ አውቃለሁ ምክንያቱም ስራዬ ፊልድ ነው በብዛት ፊልድ ስለሆነ። ወደ ሰሜኑ ወደ ደቡቡም ወደ ምስራቁም ወደ ምዕራቡም አቅጣጫ። እዚህ መካከለኛ አካባቢም። ብዙ ቦታ ሄጃለሁ እንደ አጋጣሚ ሆኖ ስራዬ ብዙ ቦታ ስራ የሚያስኬደኝ ብዙ ሀገራትን ጎብኝቻለሁ አንዳንድ ነገሮችን አይቻለሁ። ብዙ ቆንጆ ቆንጆ ቦታዎችን ለማየት ወድጃለሁ እድሉን አግኝቻለሁ። ስለዚህ ብዙ ሀገራት በሚለው በኢትዮጵያ ውስጥ ነው ኢትዮጵያ ያልወጣውም ኢትዮጵያ ውስጥ። ከሁሉም አቅጣጫ አይቼ አውቃለሁ እሱ ሀገራትንም አይቻለሁ።

የምመኘው የስራ አይነት የድርጅት ሀላፊ መሆን ነው። ወይም ደግሞ ማናጀር መሆን ነው። ምክንያቱም የተማርኩትም ማናጅመንት ስለሆነ የድርጅቶችን በብቃት ማስተዳደር በጥራትና በብቃት በችሎታ መምራትና ማስተዳደር የስራ ቦታዬ ምመኘው የስራ ድርሻዬ ነው። ወደ ፊት ደግሞ እንደምሆን እርግጠኛ ነኝ። ጠንክሬ ተምሬ ራሴን ለማሻሻል ምመቼኝንና ምወደው ቦታ ለመቀጠር እሞክራለሁ። ስለዚህ መስራት የምመኘው ስራ አስተዳዳሪ መሆን ነው።

መብረቅን አወ እፈራለሁ። ምክንያቱም በተለይ ክረምት ክረምት መብረቅ ያስፈራል ሰውንም ሊገል ስለሚችል። መብረቅ ውስጥ አልቆመም ደግሞ እንጨት ስር እንጨት ስለሚስብ ብዙ ጊዜ ይባላል። እዛ ስር አልቆመም የምጠለለው ወይ ቤት ስር ህንፃ ስር። መከላከያ ያለው ህንፃዎች አሉ ወይም ደግሞ ቤት ስሆን ቤት ውስጥ ነው የምሆነው። ስለዚህ መብረቅ ያ ስለሚያስፈራ። ደፍሬ ወደዛ በመንገድ ላይ አልሄድም።